እንደገና የተበላሹ እቃዎች ሊኖሩኝ ይችላሉ። ጠግኜ ጥቅም ላይ የማውላቸው ብዙ እቃዎች አሉ ለምሳሌ የቡና መፍጫ ማሽኖች የተለያዩ የፕሪንተር ቀለሞች እነዚህን እንደገና ጥቅም ላይ እንዲውሉ በማድረግ ስራዎችን እሰራባቸዋለሁ ማለት ነው፤። አዎ ጥቅም ላይ

የይለፍ ቃሌን እጠብቃለሁ ሰው በማያውቀው መንገድ አስቀምጣለሁኝ። እንደገና ደግሞ በአእምሮዬም የምሸመድዳቸው ነገሮች ካሉ በአእምሮዬ ውስጥ ሸምድጄ አስቀምጣለሁኝ። እንዳይጠፋብኝም በጣም ከባድ ጥንቃቄ አደርጋለሁ። ብዙ ጊዜ የማደርገው ከፓስፖርቴ ጋር ከመታወቄ ወይም ከሀገር አቀፍ የመለያ ወረቀቶች ዶክመንት እቺ ጋር አስቀምጣለሁ

በእንጨት ሰዓት ማብሰል አውቃለሁኝ ብዙ ጊዜ ምግብ እማዘጋጀው። በእንጨት ነው እንጀራ ይጋገራል። ዳቦ ይጋገርበታል ምግብ እናበስልበታለን። እና በእንጨት ብዙ ስራዎችን እንሰራለን እንደ ኢትዮጵያ ጌጠራማው ክፍል። እንጨትን በዋናነት ለምግብ ማብሰያለት እንደ ግብአት እንጠቀመዋለን ማለት ነው

እሁድ ቅዳሜን ከስራ የማርፍበት ቀን ነው። እረፍት አደርጋለሁ እረፍት በማደርግበት ሰዓት ሻወር እወስዳለሁ ልብስ አጥባለሁኝ። ከዛ የሚነበብ መጽሐፍት ካለ ከመደርደሪያዬ ወይም ከቁም ሳጥኔ ውስጥ አወጣና አነባለሁ ማለት ነው። እረፍት ሳደርግ። ከስራ አልቆጠብም ነገር ግን የምወደውን ስራ እየሰራሁ አርፋለሁኝ

አዎ ከልጅነቴ ምንድነው? ማርያምን እወዳታለሁ፤ ማርያምን እዘክራለሁ። እንደገና ደግሞ እነዚህን ደካሞቼን ራሳቸውን መርዳት የማይችሉ እኔ አግዛቸዋለሁ እረዳቸዋለሁ ማለት ነው። እንደዛ አደርጋለሁኝ እዘክራለሁ የምዘክረው የእመቤታችን የቅድስት ድንግል ማርያም ክብረ በዓል ነው

ማዕድን አልጠቀምም ምክንያቱም በሀገራችን የማዕድን የለም የማዕድን እውቀቱም የለኝም ስለዚህ አልጠቀምም። ግን ከማዕድን የተሰሩ ግብአቶቼን ከማዕድን የተሰሩ ጌጦቼን እንደ እጠቀማለሁኝ ለጌጥ ማለት ነው። ከዛ ውጪ ግን አልጠቀምም።

ስልኬን በቀን አንድ ጊዜ እሞላለሁኝ። ስድስት ሺህ ነው የባተሪ መጠኑ አንደ ከሞላሁት ሃያ አራት ሰዓት ስለሚያገለግለኝ። በቀን አንድ ጊዜ አደርገዋለሁ። ኢንተርኔት። ዩቲዩብ ብዙ ነገር ስለምጠቀምበት አንዳንድ ጊዜ ደግሞ በፍጥነት የሚያልቅብኝ ከሆነ። በቀን ሁለት ጊዜ ልሞላው እችላለሁ ማለት ነው።

የምወደው ልብስ ከኮተን ወይም ከጥጥ የተሰሩ ልብሶች ለሰውነቴ ምቹነትን ስለሚሰጡኝ እነሱን የመጀመሪያ ምርጫየ አደርጋለሁኝ። አለባበሴ ለሙቀትና ለቀዝቃዛ አየር። ብዬ በሁለት እከፍላችኋለሁ ለቀዝቃዛ አየር ከሆነ። ከውስጥ ምቾት የሚሰጡኝን እንደ ኮተን አይነቶችን እጠቀማለሁ

የቅርብ ጓደኛዬ ከታች ክላ ክፍል ጀም አብረን የተማርነው ጓደኛዬ ነው። የቅርብ ጓደኛዬ የቤተክርስቲያን አገልጋይ ጥሩ ስነ ምግባር ያለው በትምህርቱ በጣም ጎበዝ። እና ጠንካራ ሰራተኛ የሆነ ልጅ ነበረ። አሁንም በመንግስት ተቀጥረን በአንድ መስሪያ ቤት ውስጥ እንገኛለን። በጣም ጠንካራ ነው የምወደው ጓደኛዬ ነው።

ወደ መናፈሻ ሄጄ አላውቅም ብሄድም በአመት አንድ ጊዜ ነው የሚሄደው። እኛ አካባቢ ወይም በመስሪያ ቤታችን አካባቢ ምንም አይነት የመዝናኛ ቦታ ወይም ክለብ ስለሌለ እዛ አልገኝም። እንደገና ደግሞ ብዙም ስለማያስደስተኝ በመዝናኛ ቦታ አልገኝም። ለዛ ነው

ከስንዴ የተዘጋጀ ዳቦ ይመቸኛል ከገብስም የተዘጋጀ ዳቦ ይመቸኛል በቅርጹ ክብ አይነት ነገር ነው ሾጣጣም እወዳለሁ በነገራችን ላይ እና ዳቦ ሲባል በጣም የምወደው ምግብ ነው። ከእነዚህ የተዘጋጀ ዳቦ እወዳለሁ። በቅቤ ተለቀለቀ

ታሪክ መንገር እወዳለሁ በተለይ ስለ ሀገራዊ ታሪክ ስለ ሀገራችን ኢትዮጵያ ታሪክ ለጓደኞቼ ለቤተሰቦቼ እንዲሁም ደግሞ ለልጆቼ እናገራለሁ ማለት ነው። እና ታሪክ በጣም ያስደስተኛል መናገር። ሁል ጊዜ የማደርገው ነገር ነው ምክንያቱም ታሪኩን ያላወቀ መነሻውን አያውቅም መድረሻውን አያውቅም።

በልጅነቴ የምወደው ጨዋታ አንካሴ ወላሴ የሚባል አለ። አንድ እግራችንን አጥፈን አንድ እግራችንን በመዘርጋት እየዘለልን እንራመዳለን። ከዛ ወደፊት ከሄድን በኋላ ወደኋላ በመወርወር በድንጋይ ቤት እንገዛለን። እሱ ነገር በጣም ደስ የሚለኝ ጨዋታ ነው።

የስራ ምኞቴማ፤ አውሮፕላን ማብረር፣ መኪና መንዳት፣ ሳይንቲስት መሆን የኮምፒውተር ሊቅ ሳ መሆን ነበረ ያው በአንዳንድ ምክንያቶች ሳልደርስ ቀርቻለሁኝ እና ምኞቴ እንደዛ ነው። አሁንም የምሰራው ስራ ነው።

በጣም በጣም በጣም ነው የምወደው አዲስ ቴክኖሎጂ መማር ለምሳሌ አሁንም የሚማራቸዋለሁ ማሽን ለርኒንግ አርቲፊሻል ኢንተለጀንስ ዲፕ ለርኒንግ ኮምፒውተር ሳይንስ። ሜታፊዚክስ። እንደገና ደግሞ። ይሄ እነዚህን እማራለሁ። በጣም ደስ ይሉኛል

አዎ እችላለሁ። ጥራት ያለው ስራ በታማኝነት አቀርባለሁ። ወዳጆቼን ማስከፋት አልፈልግም ደንበኞቼን ማለት ነው አንድ ስራ ስሰራ ከስር ከመሰረቱ ጥርት አድርጌ ምንድነው የሚያስፈልገው ምንድነው መደረግ ያለበት ለማን ነው የሚዘጋጀው የሚለውን በአትኩሮት በመስራት አቀርባለሁ

ሁለት ቋንቋ ብቻ ነው የምችለው አማርኛና እንግሊዝኛ ነው የምችለው። ግእዝ እየተማርኩ ነው። ከዚህ ውጪ ሌላ ቋንቋ አልችልም። አማርኛ ያው አሁን እያወራን ነው ራሱ አሁን በጥያቄ ስትጠይቅ ስጠየቅ በአማርኛ ነው የምመልሰው። ኔቲቭ ስፒከር ነኝ። የተሰጠኝ ነው። ከልጅነቴም የማወራው ቋንቋ ነው

ቅዳሜ ቅዳሜ በጣም ማረፍ ደስ ይለኛል ምክንያቱም ሌላውን ቀና ስድስቱን ቀን ስራ ነኝ። ማነው እሁድ ነው። ማረፍ የምፈልገው እሁድ አርፋለሁ በጣም ደስ ይለኛል። ሰንበት ስለሆነ እሁድ ቅዳሜ ነው ቁጭ ብለን ከቤተሰብ ጋር ቡና እየጠጣን ማሳለፍ ይመቸኛል። በጣም የምርጫ ቀኔ የእረፍት ቀኔ እሁድ ነው

ስራዬ አድካሚ አደለም ብዙ ጊዜ የምሰራው ስራ ከኮምፒውተር ጋር የተያያዘ ስለሆነ የጭንቅላት ስራ ወይም የማሰብ ስራ ነው። ችግሮችን መፍታት። እንደዚህ ቴክኒካል የሆነ ስራ ነው የምሰራው እና። ብዙ ጉልበት የሚጠይቅ ወይም አይደለም ስራዬ